የስራ ጊዜው እንዴት ነው? ለሚለውና የስራ ጊዜ በጣም የሚመች ሰዓት ነው ያለው ሁሌም ቢሆን ቤት ቁጭ ብዬ የምሰራቸው ስራዎች ብዙ ይኖራሉ። ስለዚህ እነሱን በስርዓቱ እሰራለሁኝ። ስለዚህ ሁሌም ቢሆን የስራ ጊዜ ጥሩ ነው። እና የተመቸ ጊዜ ነው ያለኝ ብዬ አስባለሁ። ስለዚህ ጥሩ ነው።

እሺ የምትወዱት የምትወደው ምግብ ምንድነው? ነው የሚለው እና የምወደው ምግብ አይነት እንግዲህ እንደ ሀገራችን ያው የተለመደፐዶ የባህል ምግብ አለና እሱን በጣም ነው የምወደው። ያም ምንድነው? ዶሮ ወጥ የሚባል አለ በጣም የሀገራችን ባህላዊ ምግብ ለተከበረ ሰው የምንሰራውና እሱን ምግብ በጣም ነው የምወደው። እና ደስ ይለኛል

ሾርባ ትወዳለህ? ይላል እና ሾርባ በጣም ነው የምወደው። ብዙ ጊዜ እናዘጋጃለን ሾርባ ከመኮረኒ ከስጋ እንደገና ደግሞ ከአትክልቶች የመሳሰሉ ነገሮችን አንድ ላይ ጨምረን ሾርባ ብዙ ጊዜ እናዘጋጃለን። ስለዚህ ሾርባ ያው የምወደው እና ደስ ብሎኝ የምበላው ምግብ ነው።

የቴክኖሎጂ ችግር ሲያጋጥመህ ምን ታደርጋለህ የሚል ጥያቄ ነው። ይሄ ደግሞ እና ብዙ ጊዜ የቴክኖሎጂ ነክ የሆኑ ነገሮች ችግር ሲገጥመኝ ምንድነው የማደርገው? ያው ጎግል የተለያዩ የዌብሳይት አድራሻዎችን ተጠቅሜ ጎግል አድርጌ እነሱን ፈልጌ እዛ ላይ ወይም ዩቲዩብ አይቼ እዛ ላይ አያለሁና መረዳት እችላለሁ። በቀላሉ እነሱን አይቼ

ከጎረቤቶቼ ከጎረቤቶች ጋር ጥሩ ግንኙነት አለህ ነው የሚለው? እና አዎ ጎረቤቶቼ ጋር በጣም ጥሩ ጥሩ የሆነ ግንኙነት ነው ያለኝ። ያው በደስታም በሀዘንም በሁሉም ነገር ስለምንገናኝ ከእነሱ ጋር ጥሩ የሆነ ግንኙነት ነው ያለኝ። እና ነገሮችን ጥሩ አድርጎ ተወያይቶ የመፍታት ባህልም ስላለኝ ጥሩ የሆነ ግንኙነት አለኝ። ከጎረቤቶቼ ጋር ብዙ ጊዜ ያው አብረን ችግሮች ሲገጥሙን እነሱን እንፈታለን በአንድ ላይ ሆነን ማለት ነው።

የአካል ብቃት እንቅስቃሴ ታደርጋለህ ወይ ነው የሚለው? እና አዎ የአካል ብቃት እንቅስቃሴ ብዙ ጊዜ አደርጋለሁ ምክንያቱም ለጤና ጥሩ ነው ስለሚባል። ስለሆነም ብዙ ጊዜ ያው የአካል ብቃት እንቅስቃሴ። አደርጋለሁ እና ደስ ብሎኝ ነው የማደርገው። ስለዚህ አሪፍ ነው የማደርገው የአካል እንቅስቃሴ ማለት ነው። እና ጥሩ ነው የአካል እንቅስቃሴውን በብቃት ነው የማከናውነው

ቅሬታዎችህን እንዴት ታስተናግዳለህ? ነው የሚለው እና ያው ቅሬታ ሲኖረኝ እኔም ብዙ ጊዜ ያው በሀሳብ በማስረዳት በነገሮችን አብሮ ከሰው ጋር ያው በመወያየት ነው የምፈታው እና ሀሳብ ሲኖረኝ እኔ እንደዛ አድርጌ ነው ነገሮችን ማስረዳት የምችለው ስለዚህ ብዙ ጊዜ ሀሳቤን ወይም ቅሬታዬን በሀሳብ ነው የምገልጸው እና ያው ማስረዳት እችላለሁ ስለዚህ ሲረዱኝ ደግሞ ነገሮችን እንደዛ አስተናግዳለሁ ማለት ነው።

በቀን ምን ያህል ውሃ ትጠጣለህ? እ ለሚለው እ በቀን እንግዲህ እኔ ያው ከሁለት ብርጭቆ ወይም ደግሞ ከአንድ ሊትር እስከ ሁለት ሊትር ባለው ውስጥ ጠጥቼ እውላለሁ። ያው ይሄ ነው ብዬ ይሄን ያህል መጠጣት አለብኝ ብዬ ወስኜ አይደለም የምጠጣው ስለዚህ ያው እንደዛ ግን እጠጣለሁ ብዬ አስባለሁ። ከ እ ሁለት ሊትር ድረስ ጠጥቼ እውላለሁ።

የትውልድ ከተማህ የት ነው ነው የሚለው እና ያው ብዙ ጊዜ የትውልድ ከተማዬ ጎንደር ነው ግን ያለሁት አሁን ያደኩት ጎንደር ነው ያለሁት ግን ባህር ዳር ይባላል ያው ኢትዮጵያ ሀገር ሆኖ ባህር ዳር ነው ያለሁት ጎንደር ነው የተወለድኩት ያደግኩትም እዛ ነው አሁን ያለሁት ለጊዜው ባህር ዳር ነው ስለዚህ የትውልድ ከተማዬ ጎንደር ነው። አዲ ያደግኩትም ትልቅ እስከመሆን የቆየሁትም እዛ ነው

"ቀርከሃ በአካባቢ ያድጋል?" ነው የሚለው፤ እና እኔ አካባቢ አያድግም ቀርከሃ ምንድነው ራቅ ብሎ ከእኔ አካባቢ ራቅ ያለ ቦታ በቅሎ፣ አድጎ፣ ምናምን ያው እዚህ እየመጣ ይሸጣል። ተሽጦ ግን ወንበሮች መቀመጫ ወንበሮች እንደዚህ እንደ ኮች ወይም ሶፋ የሚመስሉ ወንበሮች ተሰርተውበት ሻይ ቤቶች እና የተለያዩ መስተንግዶ ቤቶች አያቸዋለሁ፤ እና ያው አውቀዋለሁ ቀርቀሃን። ያድጋል ማለት አልችልም እዚህ አካባቢ ራቅ ብሎ ግን ይበቅላል። ከ እኔ ካለሁበት አካባቢ ራቅ ብሎ ይበቅላል።

እሳት ለማንደድ ወይም ደግሞ እሳት ለማያያዝ ያው ብዙ ጊዜ እኛ የምንጠቀመው ምንድነው ክሰል የሚባል ከእንጨት ተረፈ ምርት የሚሆን ወይም ደግሞ ክሰሉ ተዘጋጅቶ ክሰሉን ነው የምንጠቀመው ያው እሳት ከተባለስ ነው እና ከኤሌክትሪክ ውጭ ያለን አማራጭ እሱ ነው እንግዲህ አንዳንዴ ደግሞ እንጨት ወይም ማገዶ ልንጠቀም እንችላለን ግን እሱ አልፎ አልፎ ነው ግን ሁል ጊዜ ምን ትጠቀማለህ ከሆነም ጥያቄው ክሰል ነው የምንጠቀመው።

በፍጥነት መተየብ ወይም መጻፍ ትችላለህ ወይ ነው? እና ያው ይሄንን እንኳን ይሄ ነው ብሎ ለመመለስ ትንሽ ይከብዳል በፍጥነት መተየብ ብዙም አልችልም። ግን መካከለኛ ነኝ ወይም ደግሞ ሚዲየም የሆነ አጻጻፍ እንትን አለኝ። ምክንያቱም እንደዛ ነው ኤክስፒሪያንስ ያለኝ ስለዚህ በፍጥነት የሚለውን ያው ብዙም አይደለውም። ግን መካከለኛ ነኝ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይም ትሰራለህ የሚል ሀሳብ ነው ያለው፤ እና በአንድ ጊዜ ያው ብዙ ስራችን እሰራለሁ። ምክንያቱም እንደዛ ያው በተወሰነ ጊዜ ወይም ደግሞ ይሄን ስራ ይዣለሁ ብዬ ዝም የምልበት ነገር የለም። አሁን ለምሳሌ ኮምፒውተር ላይ እየሰራሁ ኩክ ላደርግ እችላለሁ። እና በአንድ ጊዜ ብዙ ስራዎችን ማስተናገድ እችላለሁ። ስለዚህ ቢሮም ላይ ኮምፒውተር ላይ እየሰራሁ እንግዶችን ማስተናገድ የምችልበት አጋጣሚ አለ፤ እና እንደዛ አይነት ነገር ነው ያለው።

ስማርት ፎን ትጠቀማለህ ወይ ነው? የሚለው እና ስማርት ፎን አዎ እጠቀማለሁ እየሰራሁበት ያለውም በኮምፒውተር እና በስራ ስማርት ፎን አማካኝነት ነው እና ያው ይሄን ስራም እየሰራሁት ያለሁት ስማርት ፎን ተጠቅሜ ነው። ስለዚህ ስማርት ፎን አሁን ጊዜ ያው ዘመን ያመጣው ወይም ደግሞ ዘመናዊ የሆኑ ስልኮችን ተጠቅሜ ነው ስራዎችን እየሰራሁ ያለሁት። ስማርት ፎን ይጠቀማሉ

"የምትወደው ፍራፍሬ ምንድነው?" ለሚለው፤ ሙዝ ይመችኛል እኔ ሙዝ በጣም ነው የምወደው። ከፍራፍሬዎች ሙዝ ይመቸኛል። እንደገና ደግሞ ያው ሀብሀብም ያው በሁለተኛነት ደረጃ አስቀምጥ ካልከኝ ሀብሀብ ሁለተኛ ላደርገው እችላለሁ። ሶስተኛ ደግሞ ብርትኳን ላደርግ እችላለሁ እና በመጀመሪያ ደረጃ ግን ሙዝ ለኔም የሚመቸኝ የፍራፍሬ አይነት ነው።

የምመኘው ስራ አይነት እ እንግዲህ ኤሌክትሪሻን ወይ ደግሞ አካውንታንት ብሆን ደስ ይለኛል ምመኘው እንደዛ ነው። አካውንታንት ሆኜ እ ነገሮችን እ በስርዓት ብሰራና ደስ ብሎኝ ባከናውን እ ደስተኛ እሆናለሁ ብዬ አስባለሁኝ። እና በጣም የምመኘው ስራ አካውንታንት የመሆን ህልም ነው የነበረኝ እ ግን አልሆነም። ያው እንግዲህ እ ወደ ፊት ብጥር እሆናለሁ ብዬ አስባለሁ።

የስልክ ካሜራ ትጠቀማለህ? የስልክ ካሜራ በጣም ነው የምጠቀመው ብዙ ጊዜ እንደውም ያው ፎቶ ለመነሳት አንዳንድ ነገሮችን ለማንሳት ማስታወሻዎችን ቀርጾ ለማስቀረት ምናምን ያው ስልክ ነው አሁን ጊዜ የስማርት ፎን ነው የምንጠቀመው እና እሱ ነው የተሻለ የሚሆነው ስለዚህ የስልክ ካሜራ ብዙ ጊዜ ነው የምጠቀመው። ያው ማስታወሻዎችን ለማስቀረት ፎቶ የራሱን ፎቶ ለማስቀረት እንደዚህ እንደዚህ ነገር ስለሚያግዝ ይጠቅማል

የጫማ ቁጥር ስንት? ነው ነው የሚለው እና የጫማየ ቁጥር እንግዲህ እንደየጫማ አይነቱ አንዳንድ ጫማዎች ከፊት ጠባብ የሚሆኑ አሉ ሞዳቸው ጠባብ የሚሆን ከአርባ እስከ አርባ ሁለት የሚደርሱ የጫማ ቁጥሮችን እለብሳለሁ። አርባም የሚሆነኝ ጊዜ አለ አርባ አንድ የሚሆነኝ ጊዜ አለ። አርባ ሁለትም ደግሞ እንደ ጫማው አይነት የሚሆነኝ ጊዜ አለና ስለዚህ ከአርባ እስከ አርባ ሁለት ያሉ ጫማዎችን እንደ ጫማ አይነት ወስኜ እለብሳለሁ።

የቀን መቁጠሪያ ትጠቀማለህ ወይ? ነው የሚለው እና የቀን መቁጠሪያ አዎ በካላንደር ብዙ ጊዜ ያው ቀኖችን እያየን ነው እና ከቀን ከቀን ዛሬ ስንት ቀን ነው ወይም ደግሞ የሚለውን የኢትዮጵያ ራሱን የቻለ የቀን መቁጠሪያ ስላለ እሱን እያየሁ ነው ነገሮችን ያው እቅድን ማስይዘውና ከእቅድ ጋር ስለምንቀሳቀስ የቀን መቁጠሪያ ሁል ጊዜም እጠቀማለሁ

ሽማግሌዎችን እንዴት ታከብራለህ ነው የሚለው? እና ሽማግሌዎችን ማክበር በእኛ ያው ባህል ነው። እንደ ባህል ስለሆነ ልምድ ነው ተለምዷል። ስለዚህ ያው ከተቀመጥንበት ሽማግሌዎች ሲመጡ ለምሳሌ በመነሳት ቦታ በመልቀቅ የተቀመጥንበት። ትራንስፖርት ላይ ቦታ በመልቀቅ ምናምን። ለሽማግሌዎች ቦታ እየለቀቅን እናከብራቸዋለን በዚህ መልኩ ልናከብራቸው እንችላለን። ብዬ አስባለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው የሚለው ስብሰባ ያው በመስሪያ ቤትም በቤተሰብም ሊደረግ ይችላል ነገር ግን ያው ዊክሊ እንግዲህ በየሳምንቱ ስብሰባ የምናደርግበት ጊዜ አለ በቤተሰብም እንደ ቤተሰብም እንደ እንደ መስሪያ ቤትም ማለት ነው እና ያው ብዙ ጊዜ አይበዛም ነገር ግን የሰራነውን ስራ ለመገምገም ለምሳሌ ቢሮ ላይ በሳምንት አንዴ ተሰብስበን ሂስና ግለስ እንወሳሰዳለን።

"ዳቦ ማብሰል ትችላለህ?" ነው የሚለው፤ እና ዳቦ በእኛ ሀገር እንደውም ምንድነው የሚባለው ማብሰል ሳይሆን መጋገር ነው የሚባለው፤ እና በጣም ነው የምችለው። ብዙ ጊዜ ለበዓላት እንደ ገብርኤል ለምሳሌ የተለያዩ በዓላቶች ሲመጡ ዳቦውን እንቆርሳለን፤ እና የዛን ሰዓት ያው ዳቦ አብስለን ወይም ደግሞ ጋግረን ነው የምናቀርበው። ስለዚህ አዎ ዳቦ ማብሰል እችላለሁ። ወይም ደግሞ መጋገር እችላለሁ ማለት ነው።

የዝናብ ውሃ ትሰበስባለህ ነው የሚለው? የዝናብ ውሃ በሚዘንብ ሰዓት እንሰበስባለን አዎ። ምክንያቱም ክረምት ላይ ሲሆን በእኛ ለምሳሌ ሀምሌ ነሀሴ እና ሰኔ ጀምሮ ክረምት ይባላል እና ያኔ ዝናብ ይጥላል ዝናብ ሲጥል ደግሞ ዝናብ የዝናብ ውሃ ይሰበሰባል ንጹህ ነው በጣም አሲዲክ አይደለም። ስለዚህ ኒውትራል ስለሆነ በጣም ለልብስ ማጠቢያ ይመቻል። ለእቃ ማጠቢያ ምናምን እንጠቀምባቸዋለን ለመጠጥ እንኳን አይሆንም

ሽቶ ትጠቀማለ? ሽቶ አዎ እጠቀማለሁ ሽቶ ያው አንዳንድ ጊዜ ጥሩ ሆኖ ለመቅረብ ወይም ደግሞ ከሰው ጋር ስንገናኝ የተሻለ እንትን እንዲኖረን ያው ሽቶ እናደርጋለን አይደል የተሻለ ንጹህ ሆነን ለመቅረብ ስንፈልግ ስለዚህ ሽቶ አዎ እጠቀማለሁ ነው የኔ ምላሽ ምክንያቱም ያስቡኛል ያስጊጥኛል፤ ጥሩ ነው ጥሩ ሽታ እንዲኖረኝ አድርገኛል።

በመስታወት ላይ ምን ያህል ጊዜ ትቆያለህ? ያው ጊዜ እንኳን ባይባልም እኔ ብዙ ጊዜ ማባከን አልፈልግም ግን ይሄ ድግግሞች ሊኖር ይችላል። ለምሳሌ መስታወት ላይ ብዙ መቆየት ባልፈልግም ነገር ግን አሁንም ቅድምም እየሄድኩ ላይ እችላለሁ ባገኘሁት አጋጣሚ እንጂ። ለምሳሌ ከሁለት ደቂቃ ያልበለጠ ነው መስታወት ላይ ልቆም የምችለው ከዛ በላይ ልቆም አልችልም እና እስከ ሁለት ደቂቃ ልቆይም እችላለሁ በአቭሬጅ። ወይም በአማካኝ

መብረቅ መብረቅ ትፈራለህ ወይ? መሰለኝ እንግዲህ አንዳንዴ ሲተረጎም የሆነ እንትን አለው ትራንስሌት ሲደረግ ፊደሎች የሚገደፉበት ነገር አለ። እና መብረቅ ያው ያስፈራኛል እኔ በጣም የማልወደው ነገር መብረቅ ነው። እና ክረምት ሲሆን የሚያስጠላኝ እሱ ነው። አብሶ ደግሞ ወደ መስከረም አካባቢ ሲሆን እኛ ጋር መብረቅ ይሄ ከሙቀቱ ጋር የሚመጡ ዝናቦች እንደዚህ የሚያብለጨልጩና የሆኑ መብረቆች ይበዙበታልና በጣም ነው የሚያስጠላኝ እሱ

ምን ያህል ጊዜ ወደ ገበያ ትሄዳለህ ነው? እና ይሄ እንግዲህ እንደ እንትኑ ይወሰናል አንዳንዴ በሳምንት አንዴ ነው። ብዙ ጊዜ የሚሄደው ገበያ። ነገር ግን ይሄ ለምሳሌ ኦኬዥናል የሆኑ ነገሮች በዓላት ሲኖሩ ምናምን እንደዚሁ ዝም ብሎ ሊኬድ ይችላል። ግን በአማካኝ ያው በሳምንት አንዴ ሾፕ እናደርጋለን ወይም ደግሞ ገበያ ሄደን ገዝተን እንመጣለን። የሚገዙ ነገሮችን ለምሳሌ ቅዳሜ ቀን ነው ብዙ ጊዜ ገበያ የምንሄደው ማለት ነው። ወይም ምሄደው እኔ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ አስቀምጣለሁ ምክንያቱም ስራዎችን በቅደም ተከተል ካላስቀመጥኩ ይዘበራረቁና የትኛውን መስራት እንዳለብኝ ሳላውቀው ብዙ ጊዜ ያው ውጤታማ ላልሆን እችላለሁ። ስለዚህ በቅደም ተከተል አድርጌ የትኛው ቅድሚያ ተሰጥቶት መሰራት እንዳለበት እሱን ወስኜ ነው። የምሰራው እና ቅደም ተከተል ከሌላቸው ያው ይዘበራረቃሉ ከተዘበራረቁ ደግሞ መሰራት ያለበት ሳይሰራ ሊቀር ይችላል። ስለዚህ አዎ በቅድም ተከተል አስቀምጬ ነው የምሰራው

የጧት እለታዊ ተግባራችሁ ምንድነው ነው የሚለው ወይም ተግባርህ ምንድነው? ነው ብዙ ጊዜ ያው ጠዋት ስንነሳ ፊት መታጠብ፣ ከዛ ለልጆች ቁርስና የሚቋጠር ምሳ ማብሰል ነው። ስለዚህ ፊቴን እታጠባለሁ፣ ለልጆች የሚቋጠር አበስላለሁ ማለት ነው እሱ ነው የጧት ተግባሬ ብዙ ጊዜ።

ላፕቶፕ አለህ ወይ? ነውና ላፕቶፕ አዎ አለኝ። ላፕቶፕ እጠቀማለሁ ብዙ ያው የምሰራቸው ላፕቶፕን ተጠቅሜ የምሰራቸው ስራዎች አሉ። ለምሳሌ እንደ ዳታ ኢንትሪ ወይም ደግሞ ይሄ እንትኖች ዳታዎችን ማስገባት ምናምን ስራ ስለምሰራ። እንደገና ደግሞ ኤምኤስሲዬን ስማር የሰራሁበት ስለሆነ። ላፕቶፖችን እጠቀማለሁ አለኝ

እሺ አመሰግናለሁ በፋም ማብሰል ታውቃለህ ነው የሚለው እና ፋም ማለት እንግዲህ ያ ብዙ ጊዜ የክሰል ፋም አለ የእንጨት ፋም አለ። እነሱ ነገሮች ደግሞ በደንብ ነው ለምሳሌ እንደበቆሎ አይነት ነገሮችን በደንብ ያበስላሉ እኔ ደግሞ ብዙ ጊዜ በቆሎ ጠብሸ አቃለሁ። ዱቄት እዛ ውስጥ አቡክተህ ምናምን ትጨምርበታለህ እና እንደሱ አድርጌ አውቃለሁ እና በጣም የሚጣፍጥ ነው። እና በፏም ማብሰል ብዙ ጊዜ ደስ ይለኛል

የድምጽ መልእክት ትልካለህ? አዎ በጣም እልካለሁ። የድምጽ መልእክት አሁን ጊዜ እንደውም በጣም የመግባቢያ እንትን እየሆነ መጥቷል። ከጽሁፍ መልእክት ይልቅ በድምጽ ነው። በቮይስ ነው ብዙ ጊዜ የምናወራው የምንግባባው። ለምሳሌ የቴሌግራም ላይ ኢሞ ላይ የመሳሰሉ እንትኖች ላይ በድምጽ ነው ብዙ ጊዜ የምንወራው። እና አዎ ሁል ጊዜ እልካለሁ።

ሰዎችን በአይን ትመለከታለህ አዎ በትኩረት ወይም ደግሞ በአይን ትመለከታለህ የሚለው በርግጥ አንዳንዴ አፍራለሁ አንዳንዴ ደግሞ ያው የማይበት እንትን ሁኔታ ይፈጠራል የዛኔ ያው ትኩር አድርጌ ልመለከት እችላለሁ በትኩረት ላያቸው እችላለሁ፤ ከዛ ውጪ ግን በጣም ማፍጠጥ ምናምን ነገር ያው ብዙም የለብኝም እንደዛ አላረግም።

ገንዘብ ትቆጥባለህ ነው? የሚለውና ይሄ ሀሳቡ መነሻ ገንዘብ አዎ ቆጥባለሁኝ ቁጠባ አደርጋለሁ። ምክንያቱም ቁጠባ ያው ጠቃሚ ነው። ስለዚህ ገንዘብ ብዙ ጊዜ እቆጥባለሁ። ካልቆጠብኩ ደግሞ ችግር ነው። ያው ስለዚህ መቆጠብ አለብኝ። ለአንዳንድ ነገር አውለዋለሁ የቆጠብኩትን ገንዘብ። ሁሌም እቆጥባለሁ

በመታጠቢያ ቤት ውስጥ ትዘምራለ? መዘመር ሳይሆን ለምሳሌ አንዳንዴ እዘፍናለሁ መታጠቢያ ውስጥ ገብቼ ላንጎራጉር እችላለሁ እንደዛ ነገር አለ፤ ማንጎራጎር፣ መዝፈን አይነት ነገር አለ ያው መዘመር ደግሞ አንዳንዴ ምናልባት አልፎ አልፎ መዝሙር ብዙም ስለማልችል ነው እንጂ ብዘምር ደስ ይለኛል ስለዚህ አዎ ነው የኔ ምላሽ።

በምን ትመገባለህ ነው? የሚለው ያው መመገቢያ አቃዋች ከሆኑ ያው ሳህን ነው ብዙ ጊዜ የምንጠቀመው እኛ ሳህን አሉ። አንድ ላይ የምንበላባቸው ሳህኖች አሉ ከፍ ያሉ ሳይዝ ያላቸው። ብቻችን ስንሆን ደግሞ ብቻዬን ስሆን ደግሞ ለምሳሌ ትናንሽ ሳህኖች አሉ ስለዚህ በእነሱ ነው የምመገበው። እነሱ ያው ጥሩ ናቸው። ለማጽዳትም ለማጠብም ዝናን ለመጠበቅ እነሱ ተመራጭ ናቸው

በተፈጥሮ ውስጥ መራመድ ትወዳለህ? አዎ ተፈጥሮን ማድነቅ እወዳለሁ፤ ተፈጥሮአዊ በሆኑ ነገሮች እንዲሁ መዘዋወር ፈልጋ እወዳለሁኝ እና ደስ ይለኛል ጥሩ ነው፤ ስለዚህ አዎ በተፈጥሮ ውስጥ መዘዋወር በጣም ደስ ይለኛል ወክ ማድረግ ወይም ደግሞ በግሬ መሄድ ደስታን ይፈጥርልኛል እና አዎ አደርገዋለሁ ሁል ጊዜም

ቅመማ ቅመም የበዛበት ምግብ ትወዳለህ? በጣም ቅመማ ቅመም የበዛበት አልወድም። ምክንያቱም ብዙ ሽታ ይሄ ተፈጥሮአዊ የሆነ የምግቡን ይዘት ይቀንሰዋል ብዬ ስለማስብ። ብዙ ቅመማ ቅመም የበዛበት ምግብ ብዙም ተመራጭ አይደለም። ለኔ ምክንያቱም የተፈጥሮ ያለውን የምግቡን ይዘት ይቀንስብኛል ስለዚህ አልወድም ብዙም

ጊዜህን በደንብ ታስተዳድራለህ? አዎ ጊዜዬን በደንብ አስተዳድራለሁ ያው እቅድ ተእጠቅማለሁ አቀጄ ነው የምጠቀመው ስለዚህ ጊዜዬን በአግባቡ ነው የማስተዳደረው ከዚህ እስከዚህ ሰዓት ይሄን ብሰራ ከዚህ ከዚህ እስከዚህ ሰዓት ደግሞ የተወሰነውን ሰዓት ደግሞ ቀንሼ ለመዝናኛ ቢሆነኝ ምናምን ብዬ ከፋፍዬ ነው የምጠቀመው እና አዎ በደንብ ነው ማስተዳድረው

ለደንበኛ እርካታን ታሳውቃለሁ ወይ የሚል ጥያቄ ነው ያለው እና ወይም ለደንበኛ እርካታ ትጨነቃለህ ወይም የሚል እሳቤ ነው ያለው? አዎ። ለደንበኛ ታላቅ አክብሮትና ክብር ነው ያለኝና ስለዚህ ደንበኛ ረክቶ ጥሩ ምላሽ እንዲሰጠኝ ስለምፈልግ የደንበኛን እርካታ እጠብቃለሁ ወይም ደግሞ አሳውቃለሁኝ ሁሌም ቢሆን

የስራ እድገት እየፈለክ ነው ወይ? የሚል አይነት ነገር ይዘት ነው ያለው እና። አዎ የስራ እድገት ባገኝ ምንም ብዙም የማልጠላው ጉዳይ ነው። ምክንያቱም አሁን ካለሁበት ደረጃ ወደ ላይ ከፍ ብሎ መስራት እና ጥሩ ክፍያም ደግሞ ስለሚኖረው ከዛ ከዛ አንፃር የስራ እድገት ባገኝ ደስ ይለኛል። ደስተኛ እሆናለሁ

እድለኛ ነገር ነህ ወይ ነገር ነው? እና እኔ አዎ እድለኛ ነኝ ብዬ አስባለሁኝ እድል አለኝ ብዬ አስባለሁ። ምክንያቱም ብዙ ጊዜ ነገሮችን ሳረግ ቶሎ ይደረግልኝ እና እነዛ ማደርጋቸው ነገሮች ለኔ ውጤት ያስመጡልኛል። ስለዚህ አዎ እድለኛ ነኝ ብዬ አስባለሁኝ። ስለዚህ በጣም እኔ እድለኛ ነኝ።

ቡና ፈጭተህ ታውቃለህ? አዎ ቡና ፈጭ አለሁ። ያው ከቤት የተቆላ ቡና ማሽን አለ በማሽን ፈጫለሁ ሁሌም ቢሆን ፈጭተን ነው። ቡና ምን ጠጣው አሁንም ከዛ ምላሽ ነው። እንግዲህ ባገኝስ አሁንም አልጠላምና ቡና ቢገኝ ስለዚህ እንደዛ አደርጋለሁ። ቡና ፈጫለሁ። ለባለቤቴ ቡና ፈጭቼ እሰጣታለሁ ቡና እንጠጣለን። በመፍጫ ፈጭቼ

የትንኝ መረብ ትጠቀማለህ ብዙ ጊዜ እኔ የምጠቀመው የቢምቢ መረብ ነው እንጂ ትንኝ እንኳን አያስቀርም። ስለዚህ ትንኞች ያው እንደፈለጉ ነው የሚሆኑት እና እኔ ጋር ብዙም ያው ይረብሻሉ። ስለዚህ ምንድነው መልሴ የትንኝ መረብ አልጠቀምም። ያው የቢንቢ ወይም ደግሞ የወባ ትንኝ መረብ ግን እጠቀማለሁኝ

ምን የቤት እቃዎች ትጠቀማለህ? ብዙ አይነት የቤት እቃዎችን እጠቀማለሁ ለምሳሌ ቴሌቪዥን አለ ፍሪጅ አለ የልብስ ማጠቢያ ማሽን አለ ቁም ሳጥን አለ የተለያዩ ጠረጴዛዎች ሶፋዎች አሉ። ስለዚህ እንደነሱ አይነት የ የቤት ውስጥ እቃዎችን እጠቀማለሁኝ ያው እነሱን ደግሞ በአግባቡ አጽድቼ ነው የምይዘውና። ጽዳት ደግሞ ትልቁ ወሳኝ ነገር ነው ብዬ አስባለሁ

በየትኛው መተግበሪያ መልእክት ትልካለህ ብዙ ጊዜ እኔ የምጠቀመው መተግበሪያ ኢሜል ወይ ደግሞ ከኢሜል ይሄ ከ ትክክለኛ አቀማመጥ ወይም ደግሞ ይሄ ፎርማል የምንለው ወይ ውጭ የሆኑን ነገር ደግሞ በቴሌግራም ለምሳሌ ዋትሳፕ የመሳሰሉ መተግበሪያዎችን ብዙ ጊዜ እጠቀማለሁኝ እና ስለዚህ በዋናነት ኢሜል ቴሌግራም እና ዋትሳፕ የመሳሰሉ ነገሮችን እጠቀማለሁ። ለመልእክት

ጢም ታቆያለህ ጢም። ጢም ብዙ ጊዜ አልስተካከልም። እኔ ይሄ እስከሚያድግ ነው የሚቆየው እና አቆየዋለሁኝ። አዎ በጣም እንዲቆይልኝ እፈልጋለሁ። ምክንያቱም ለፊቴ የሆነ እንትን አለው። ፊቴ እሱን ስቆረጠው የሆነ ያረጀው ወይም ደግሞ ይሄ የከሳው አይነት ነገር ስሜት ነው የሚሰማኝ እና ጺም አቆያለሁኝ አዎ

የምትወደው ቁጥር ስንት ነው? ነው የሚለው እንግዲህ ይሄ በብዙ አይነት ነገር ይገለጻል በእኔ ደረጃ ለምሳሌ ሰባት ቁጥር በጣም እወደዋለሁ ሰባት ቁጥር የምወድበት ምክንያት ያው ሰባት ቁጥር የክርስቲያኖ ሮናልዶ አድናቂ ነኝ ስለዚህ እሱን በጣም እወደዋለሁ ሰባት ቁጥርን እንደገና ደግሞ የ ያው ሌሎች ከበዓላት ጋር የተሳሰሩ ለምሳሌ አስራ ሁለት ሃያ አንድ ሃያ ዘጠኝ የመሰሉ ከእኛ በዓል ጋር የተያያዙ የምወዳቸው ቁጥሮች አሉ

ግጭቶችን ማስተካከል ትችላለህ? ግጭቶች ሲፈጠሩ አው በቀላሉ መንገድ እንዲፈቱ አደርጋለሁኝ ወይም ደግሞ ያው በውይይት እንዲፈቱ ሰዎች ተነጋግረው እንዲያስተካክሏቸው ብዙ ጊዜ እመክራለሁ እናገራለሁ አንድ ላይም ደግሞ አስታርቄም አውቃለሁ ያው እንዲታረቁ ንግግሩ እንዲቋጭ እዛው ላይ በጸቡ በንግግር እንዲቋጭ አድርጌ አውቃለሁ ብዙ ጊዜ

በእንጨት እሳት ማብሰል ታውቃለህ የእንጨት እሳት አዎ ብዙ ጊዜ እንደውም እጠቀማለሁ በዓላት ሲመጡ ለምሳሌ ዶሮ እሰራለሁኝ እና ዶሮ በእንጨት ነው የምሰራው። ስለዚህ በባለፈው ለምሳሌ በለ እግዚአብሔር እለት እንትን ነበረ ያው ገና ነበረ እና የገና እለት የተሰራው ዶሮ። በእንጨት ነው እና እንጨት ብዙ ጊዜ ያው እንደዚህ ከበድ ከበድ ያሉ ነገሮችን ለማብሰል እንጨት እንጠቀማለን።

አቧራ ችግር ይፈጥርብሃል አዎ አቧራ ብዙ ጊዜ ችግር ይፈጥራል። እኛ አካባቢ ምክንያቱም መንገዱ ገና መሰረተ ልማቱ የተሰራ አይደለም። መኪናዎች ሲያልፉ አቧራ አይናችን ውስጥ ይገባል እንደገና ደግሞ የተለያዩ ጥቃቅን የሆኑ ጀርሞችን ይዞ በአይንና በአፍንጫችን በአፋችን ሲገባ እነዛን ጥቃቅን ነገሮች ደግሞ ለበሽታ ስለሚያጋልጥን። ስለዚህ ብዙ ጊዜ በጉንፋን ምናምን ተጠቂ ስለምንሆን ዝም ብሎ ያው አቧራ ችግር ይፈጥራል ማለት ነው። ለሰው ልጅ

ከአለቃ ጋር ግንኙነትህ እንዴት ነው? ያው የአለቃና የሰራተኛ ግንኙነት አለን አንዳንዴ ያው ብዙ የሚያካብድ አለቃ አይደለም ያለኝ ስለዚህ ያው ከአለቃዬ ጋር ያለኝ ግንኙነት። የአለቃ እና የሰራተኛ ግንኙነት የሚመስል ወይም ደግሞ ጓደኝነት ብዙም የማያጠነክር አለቃ ነው ያለኝ። እና ያው ተመካክረን ስራችን እንሰራለን ስለዚህ ፍሬንድሊ የሆነ ግንኙነት ነው ያለን። እና እመሰግነዋለሁ።

የጎረቤቶችህን ድምጽ ትሰማለህ? አዎ እሰማለሁኝ ብዙ ጊዜ ያው ሲሰሩ ለምሳሌ ስራዎች ሲሰሩ ሲያወሩ ሲነጥሱ ሲስቁ። ከቀኝም ከግራም ያሉ የጎረቤቴን ድምጽ ሁሌ ነው የምሰማው። እና እነሱም ያው የኛን ድምጽ እነሱ እንደምንሰማቸው ሁሉ እነሱም የኛን ድምጽ ይሰማሉ ብዬ አስባለሁ። ስለዚህ አዎ እሰማለሁኝ ያው ቅርብ ስለሆነ

ከስራ ሰዓት በኋላ ትሰራለ? አዎ ለክፍያ ብለን የምንሰራው የከስራ ሰዓት በኋላ የምሰራው ስራ አለኝ ለተጨማሪ ክፍያ እንደገና ደግሞ ያው ስራ አላልቅ ሲል ደግሞ ያንን ስራ ለማካካስ ወይም ደግሞ ኮምፖንሴት ለማድረግ የምሰራው የስራ ሰዓት በኋላ የምሰራቸው ስራዎች አሉ

ዋይፋይ ዋይፋይ ትጠቀማለህ ወይ ነው እና ዋይፋይ አዎ እጠቀማለህ ዋይፋይ ተጠቅሜ ነው ይሄን ስራ የምሰራው ዋይፋይ ከቤቴ አለ የቤቴን ዋይፋይ ነው የምጠቀመው ያው መብራት ሲጠፋ አንዳንዴ ይቋረጣል። ከመብራት ጋር የተያዘ ባለገመድ ዋይፋይ ስለሆነ እሱ ነው ትንሽ ችግሩ እንጂ በጣም ቆንጆ ነው። ያው ክፍያውም ቢሆን ትንሽ ያው ተመጣጣኝ ስለሆነ እሱ ይሻላል ብለን እናስባለን።

መዋቢያ ትጠቀማለህ ወይ ነው የሚለው? እና መዋቢያ እጠቀማለሁኝ ለምሳሌ የፀጉር ቅባት እጠቀማለሁ የተለያዩ ሽቶዎች እና ዱድራንቶችን ደግሞ ያው ለሰውነቴ። ጥሩ ሽታ ወይም ደግሞ እይታ እንዲኖራቸው እነሱን እጠቀማለሁ። እና ቆንጆ ነው ያው ለሰው ልጅ ራሱን ጠብቆ ለመኖር መዋቢያ ግድ ነው አስፈላጊ ነው።

የጧት ወይስ የማታ ሰው ነህ ወይም ደግሞ ጧት ትነሳለህ ወይስ ማታ ነው በደንብ የምትነሳው እንደማለት ብዬ ነው የተረዳሁት። እና ያ እኔ እንኳን ማታ ላይ ነኝ ጥሩ መሆን የሚመስለኝ እና ብዙ ጊዜ ማታ ላይ ስራዎችን መስራት እችላለሁ። በተረጋጋ መንፈስ ስለዚህ የጠዋት ሰው አይደለሁም ብዙ የማታ አይነት ሰው ነኝ። እና ስራዎችን ብዙ ጊዜ ማታ ነው የምሰራው

የምትወደው ጣፋጭ ምግብ ምንድነ? ነው የሚለው የሚጣፍጥ ምግብ እንግዲህ ብዙ ጊዜ እኛ አካባቢ ብዙም አይደለም አልተለመደም ነገር ግን የምትወደው ከተባለ ኬክ እና ቸኮሌት የመሳሰሉ ጣፋጭ ምግቦችን እወዳለሁ ባገኝ ስለዚህ ለኔ ተመራጭ የሚሆኑት ቸኮሌት እና ኬክ ናቸው ማለት ነው።

ሰንደል ጫማ ትለብሳለህ ወይም ደግሞ ነጠላ ጫማ ትለብሳለህ? አዎ ሙቀት ስለሆነ አሁን እዚህ እኔ ያለሁበት አካባቢ ሙቀትም ባይሆን ይለበሳል አንዳንዴ ያው ለውሃ ምናምን አይነት ነገር እና ሙቀት ሲሆን ደግሞ እሱን መልበስ ያው የተለመደ ነገር ነው ስለዚህ አዎ እለብሳለሁ ሰንደል ጫማ ወይም ነጠላ ጫማ ብዙ ጊዜ እለብሳለሁ ሙሉ ከእንትን ለመከላከል ማለት ነው። ሙቀትን ለመከላከል

የምትወደው ስፖርት ምንድነው? የምወደው ስፖርት እግር ኳስ ነው እግር ኳስ በጣም የሚመችኝ የስፖርት አይነት ነው እና እህ ኳስ ሲኖር የማንችስተር ደጋፊ ነኝ የማንችስተር ዩናይትድ ስለዚህ ኳስ ብዙ ጊዜ አያለው። በጣም ወድጄውና የሚያዝናናኝ ኳስ ነውና ስለዚህ ኳስ እመለከታለሁ አያለሁ ደስ ነው የሚለኝ።

በእጅ መሸመን ታውቃለህ? የሚል አይነት ጥያቄ ነው ያለው እና በእጄ መሸመን አልችልም። ሙያ ነው ሙያ ደግሞ መማር እፈልጋለሁ በርግጥ ብዙ ጊዜ ነገር ግን ያው ካሉት ሁኔታዎች ጋር ስላልተመቻቸልኝ እስካሁን አልተማርኩም። እና በእጄ መሸመን በጣም የሚያስደስተኝ ነገር ነው። ስለዚህ ብማርና ብጀምረው ያው ለገቢ ማግኛ ስለሆነ ብችል ደስ ይለኝ ነበር። ለነገር ግን አሁን ግን በእጅ መሸመን አልችልም። በእጅ ደግሞ ሸምኜም አላውቅም

በአደባባይ መናገር ትችላለህ አዎ በአደባባይ ያው መናገር ብዙ ጊዜ አልችልም ነገር ግን ያው እሞክራለሁኝ ብዙ አፋራም አልባልም ነገር ግን የራሴን ሀሳብ ለመግለጽ ብዙም የሚያግደኝ ነገር የለም ስለዚህ ያው በአደባባይ ራሴን ሀሳብ በደንብ ነው ማስረዳት የምችለው።

ከልጅነቴ የምትዘክረው ነገር አለ? ከልጅነቴ ጀምሮ የምትዘክረው ነገር የለም እኔ ምንም የማውቀው ነገር የለኝም። ስለዚህ ጉዳይ ስለዚህ ከልጅነት ጀምሮ የምዘክረው ነገር የለም። እንግዲህ ምናልባት ወደፊት ይኖር አይሆን። የማውቀው ያው አይታወቅም ስለዚህ። የዚህ ምላሽ ሊሆን የሚችለው ከልጅነት ጀምርን የምዘክረው ነገር የለም ነው

የክላውድ ማከማቻ ትጠቀማለህ ነው። የሚለውና ስልኬ ላይ ክላውድ ማከማቻ። አለኝ አዎ እጠቀማለሁኝ ያው ካለው ራሱን የቻለ ስልኩ ላይ ያለ አፕ እና እሱን መጠቀም እችላለሁ ስለዚህ እሱ አለ ማለት ነው። እና እሱን እጠቀማለሁ ብዙ ጊዜ።

ስለ ቅርብ ጓደኛዬ እንግዲህ የምናገረው ነገር የቅርብ ጓደኛ ሁሉን ነገር ሰሚ ሁሉን ነገር የሚችል ደግሞ ሁሉን ነገር ስታደርግለት ደስተኛ የሚሆን ነው እና ስለዚህ ያንተ ደስታ የኔ ደስታ የሚያስደስተኝ የኔ ክፋት ደግሞ የሚያሳዝነው ስለሆነ የቅርብ ጓደኛዬ ደስ የሚል ባህሪ ያለው ሰው ነው ብየ አስባለሁ።

ከፀሀይ እንዴት ትጠበቃለህ? አዎ ከፀሀይ የምትጠበቅበት እኔ አንደኛ ጥላ ቦታ ላይ በመሆን ለምሳሌ ስራ ስሰራ ምናምን ጥላ ቦታ ላይ በመሆን ሌላው ደግሞ ለምሳሌ ጥላ በመያዝ ዣንጥላ ይዤ ልጆችስ ይዤ ስመጣ ለምሳሌ ቅርብ ስለሆነ ከትርት ይዤ ስመለስ ዣንጥላዎችን ይዤ እመለሳለሁ ማለት ነው እና ከፀሀይ እንደዛ ነው የምከለከለው

የፀሀይ መውጣት እንታያለን አዎ የሚታይበት አጋጣሚ ሳገኝ እኔ ፀሀይ ራይዝ ስታደርግ ወይም ደግሞ ስትወጣ ብዙ ጊዜ መመልከት እወዳለሁ። ያው በርግጥ ፀሀይ ስትወጣ በፍጥነት ነው ወደ እዛ ወደ ላይ የምታድገው። ወይም እየደመቀች የምመጣው በአንዴ ነው ነገር ግን ያው መመልከት እወዳለሁ በጣም

ፍይል አይተ ታውቃለህ? አዎ፣ ፍየል ስጋውንም በልቼ አቃለው። ያው ገዝቼ ከቤቴም አስሬ አቃለሁ እና ፍየል በበዓላት ወቅት ከኛ አገር ያው ይታረዳሉ ስለዚህ ለእርድ ስገዛቸው፣ ለምሳሌ ለመግዛት ስሄድ ገብያ ቦታ ላይ አያቸዋለሁ እና ያው በደምብ ነው አይቼ ማቀው። ደሞም ፍየል አውቃለሁ በደምብ

ሌሎችንም አበረታታት ትችላለህ ነው የሚለውና ይሄ ሀሳብ ደግሞ አዎ ሌሎችንም አበረታታት በጣም ሌሎችንም የምመክርበት ነገር ነው እንዲያበረታታቸው፤ ለምሳሌ አንድ ሰው የሆነ ቦታ ላይ ቆሞ ልታገኘው ትችላለህ ቆሞ ማለት ያው በሆነ ቦታ ምክርም ፈልጎ ሊሆን ይችላል፤ እና ለዛ ሰው እንዲሳካለት እንዲህ ውጤታማ እንዲሆን ምክርን መለገስ ወይም ደግሞ ብርታት መሆን አስፈላጊ ነውና ብዙ ጊዜ የማደርገው ተግባር ነው ሰዎችን ማበረታታት።

የምትወደው አትክልት ምንድነው ነው የሚለው? እና የምወደው አትክልት እንግዲህ እንደ ሙዝ ለምሳሌ ፓፓያ እና አቮካዶ የመሰሉ አትክልቶች ግቢ ውስጥ ቢኖሩ ደስ ይለኛል። እና የምወዳቸው አትክልቶች ናቸው እንደሱ አይነት ነገሮች። ለምሳሌ አዎ እንደዛ አይነት ነገሮች አዎ ይመችኛል ብዙ ጊዜ

ጾም ትጾማለህ? እጾማለሁ። ጾም ያው አንድ አንድ ክርስቲያን ከሰባት አመት በላይ ከሆነ በኋላ ይጾም ነው። የሚለውና መጽሐፍ ቅዱሱም በዚያ መማሪያ መሰረት ያው ብዙ ጊዜ አርብና አሮብ የታወቁ የጾም ቀን ናቸው። በክርስቲያን ስለዚህ ከዛ ውጪ ደግሞ አብይ ጾም የተለያዩ የገና ጾም የሐዋርያት ጾም የተባሉ አጫጭር ጾሞችም አሉና እነሱን ጨምሮ ያው አርብና እሮብ እጾምአለሁኝ። ስለዚህ ያው ጾም አለው ነው የኔ ምላሽ

የቀረ ምግብ ትበላለህ ወይም ደግሞ የተረፈ ምግብ ትበላለህ ወይ? ነው እና እንደ እንትኑ አይነት ይለያያል እንደምግቡ አይነት ለምሳሌ እና ያተረፈው ሰው ምን አይነት ሰው ነው? ለምሳሌ ከቤተሰብ ውጭ የሆነ ሰው ካተረፈ ምግቡም ንጹም ቢሆን አልበላም። ከቤተሰብ ውስጥ ከሆነ የማውቀው ሰው ከሆነ ለምሳሌ ሚስቴ ልጆቼ ያተረፉት ምግብ ከሆነ ግን እሱን ልመገብና ልበላ እችላለሁ። ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ ነው? የሚለውና አዲስ ቴክኖሎጂ በጣም መማር እፈልጋለሁም እወዳለሁም ያው ዘመኑ አሁን ቴክኖሎጂ ቀመስ ነው ሁሉም ስራዎች በቴክኖሎጂ ነው የሚሰሩት እና ስለዚህ አዲስ ቴክኖሎጂ እማራለሁ። መማር እወዳለሁ። ብዙ ጊዜ እንዳቅ ወይም ደግሞ እንድማር የምፈልገው ነገር ነው። አሊስት ቴክኖሎጂ

የስራ አሰራሮችን ትከተላለህ አዎ እከተላለሁ። ስራ አሰራር ካልተከተልኩማ ውጤታማም አልሆነም ስለዚህ። የትኛው አሰራር ለዚህ ተገቢ ነው ወይም ደግሞ ጥሩ ነው? የሚለውን የአሰራር አይነት ተከትዬ ነው ስራዎች የምሰራው። እና እነሱን ስከተል ደግሞ ውጤታማ ያደርጉኛል። ስለዚህ ብዙ ጊዜ የስራ አሰራርን ተከትዬ ነው የምሰራው

የስራ ጊዜ ገደብ ታስተካክላለህ? አዎ የስራ ጊዜ ገደብ አስተካክላለሁ። ለምሳሌ አስራ አንድ ሰዓት ተኩል ነው የሚወጣ ቢባል ያችን ጊዜ ማለፍ አልፈልግም። ነገር ግን የሚያብስ ስራ ሲኖር ለምሳሌ ከዛ ውጭ ቆይቼ እሰራለሁ። ወይም ደግሞ ትርፍ ጊዜ መሰራት ያለበት ስራ ሲፈልግ በትርፍ ጊዜ ሄጄ የምሰራበት ጊዜ አጋጣሚ አለ። ማለት ነው

በብእር ወይስ በርሳስ ትጽፋለህ? ብዙ ጊዜ እኔም መጽሐፍ የምወደው በብእር ነው ወይም እስክብሪቶ ተጠቅሜ ነው የምትጽፈው ጽሁፎችን። በእርሳስ ልጅ እያለሁ ነበረ በደንብ መጻፍ ሳልችል ስትጽፍ የነበርኩት ስለዚህ አሁን አድጌያለሁ። ብእር እንዴት መያዝ እንዳለበት አውቃለሁ። በደንብ እና አልሳሳትም ስለዚህ ለሚሳሳት ለማጥፋት እንዲመች ነው። ሳስብ እሱ ጊዜ የሚጻፍበት እና በብእር ነው የምትጽፈው እኔ።

ለስራ ትጓዛለህ አዎ እጓዛለሁ በደንብ ነው የምጓዘው። ምናልባት ቅርብ ካልሆነ በቀር የስራ ቦታዬ ለስራ ብዬ ብዙ ቦታ ሊሄድ እችላለሁ። ያው ለስራ ስራ ደግሞ ክቡር ነው ይባላል። እና ስራ ለመስራት የግርጉዞም ሊሆን ይችላል። በህዝብ ማመላሻ ትራንስፖርትም ልትጠቀም እችላለሁ። ነገር ግን ከአንድ ቦታ ወደ ሌላ ቦታ ስራዎችን ለመስራት በጣም ጉዞ አደርጋለሁ ማለት ነው

ውሃ ማምጣት ታውቃለህ ወይም ደግሞ ውሃ ታመጣለህ ወይ ነው? እና ያው አመጣለሁኝ ለምሳሌ ይሄ ግቢ ውስጥ ትንሽ ራቅ ያለች ናትና እኔን የምቀደው እኔ ነኝ የማመጣው ብዙ ጊዜ። የተለመደ ነው ስለዚህ ትላልቅ እቃዎችን ያሁን እንሸከም ስለሚፈለግ እኔ ቀድቼ አምጣለሁ ወደዚህ ወደ ቤት ማለት ነው። እና አቅዳለሁ ወይም አምጥቼ አውቃለሁ

ማታ እንግዲህ ምን አይነት ድምጽ ትሰማለህ ነው የሚለው? እና ማታ ብዙ ጊዜ ስተኛ። የተወሰኑ የአዋፋ ድምጽ ለምሳሌ ውጉት። ውህ ውህ የምትል ውጉት ድምጽ እንደገና ደግሞ የፍሬጅ ድምጽ እሰማለሁ። እንደዚህ አይነት ድምጽ ውስጥ የተለመዱ ናቸው። ወይም ደግሞ የትናንሽ ጥቃቅን ነፍሳቶች ድምጽ አዱ። ጆሮአችን ውስጥ የሚገቡ ማታ ላይ ማለት ነው።

በስልክ ገንዘብ ትልካለህ አዎ እልካለሁ ብዙ ጊዜ እንደውም አሁን አሁን ዘመናዊ ናቸው እየተባለ ያው ከአንዱ ወደ አንዱ የምናስተላልፈው ስልክን ተጠቅመን ነው። እና ያው ስልክ ካለህ ባንኩም በስልክ ነው ያለው። ስለዚህ ከአንድ ሰው ወይም ከአንዱ ባንክ ወደ አንዱ ባንክ ከአንድ ሰው ወደ ሌላው ሰው መላክ። ብዙ ጊዜ እንደዛ ነው የማደርገው። እኔ

ከቤቴ ስራ ቦታ ምን ያህል ይርቃል ነው? ያው ስራ ስሰራ እያለሁ ይርቃል የተወሰነ ያው ትራንስፖርት አለ ግን ቢሆንም የስራ ቦታው ትንሽ ራቅ ያለ ስለነበር። በየመንገድ ደግሞ በትራንስፖርት እጦት ማለት መጨናነቅ ምናምን ነበረ እና ያው እንደዚህ አይነት አጋጣሚዎችን አሳልፈን አሳልፌያለሁ።

ወተት ትጠጣለህ ነው የሚለውና አዎ ያው ወተት ውድ ነው እንጂ ቢገኝ እጠጣለሁኝ ስለዚህ ወጥተህ እጠጣለሁ የሚለው ጥያቄ አዎ እጠጣለሁ ነው። ነገር ግን የሚጣፍጥ ወተት አለ የሀበሻ የምንለው እንደገና ደግሞ በደንብ ታጥኖ ተዘጋጅቶ መሰብሰቢያው እንደዛ ከሆነ በጣም ይጥማል ይጣፍጣልና እሱም በጣም ባገኝ ደስ ይለኛል

በቡድን መስራት ትወዳለህ? አዎ በቡድን መስራት እንግዲህ ውጤታማ ያደርጋል ብዬ ከማስባቸው ስራ አይነቶች በቡድን በቡድን ስራ መስራት መሳተፍ ነው። እና በቡድን መሳተፍ ያው ውጤታማ ያደርጋል ስለዚህ በቡድን መስራት በጣም ነው የምወደው። ያው ደስ ብሎኝ ነው የምሳተፈው ስለዚህ ውጤታማሆናለሁ ብዬ አስባለሁኝ። እና ለዛ ነው በቡድን ስራ የምወደው።

ቅድም አሁን የፀሀይ መውጣት ታያለህ ነበር የሚለው እና አንድ ደግሞ ፀሀይ ስትጠልቅ መመልከት ትወዳለህ ነው የሚለው? አዎ በጣም ምሽት ላይ ፀሀይ ስትጠልቅ ማንም ሰው ቢሆን ማየት ይወዳል ብዬ አስባለሁ ወይ ማንም ደስ የማይለው ሰው የለም ብዬ አስባለሁ። ሁሉም ሰው ደስተኛ ሆኖ ነው የሚያየው ከእኔ ጀምሮ ማለት ነው እና ስትጥልቅ ያለው ሁኔታ። ደስ ይላል በዛ አካባቢ የሚፈጠረው ቀይ ሀምራዊ የሆነ ቀለም ደስ የሚል እይታ ይፈጥራል። እና እነሱ እሷን መመልከት ደስ የማይለው ሰው የለም ብዬ አስባለሁ እኔም ደስ ይለኛል

በገበያ ዋጋ መደራደር ትችላለህ? ገበያ ላይ ያው እኛ ሀገር ፊክስድ አይደለም ቋሚ ወይም ደግሞ ይሄን ያህል የተወሰነ ብር ያለው አይደለም ተከራክረህ ወይም ተደራድረህ ነው የምትገዛው እና ስለዚህ ያው ብዙ ጊዜ እከራከራለሁ ስንት ነው እንዴት ነው አረ መሸጫውን ምናምን እየተባለ ነው ክርክር ላይ የምናደርገው

ገመድ መጠቀም ተጠቅመህ ታውቃለህ? ገመድ ብዙ ጊዜ ለስፖርት መስሪያ ነው የምንጠቀመው ለዚህ ላይ ለምሳሌ ገመድ ለመዝለል ገመድ እጠቀማለሁ። ከዛ ውጪ ያው ፍየል ቅድም ብለኸኛል ለምሳሌ ፍየል ለማሳደድ ሊሆን ይችላል። እንደገና ደግሞ የተለያዩ ነገሮችን እንዲያስተዳድር ወይም ደግሞ እንዲይዝ እንዲያስራቸው እሱን ገመድ እጠቀማለሁ ማለት ነው

መተግበሪያችን ታወርዳለህ አዎ። እኔ የምጠቀመው አንድሮይድ ቨርዥን ስለሆነ የምጠቀመው ያው ከፕሌይ ስቶር ውስጥ ነው። እና ብዙ ጊዜ አውጥቼ ወይም ደግሞ አውርጄ እጠቀማለሁ ለምሳሌ የኳስ አፖች እንደዚህ ለምሳሌ ኳስ የሚያሳዩ አፕሊኬሽኖች ካሉ የተለያዩ የፊልም ማሳያ አፕሊኬሽኖች ካሉ እነሱን ዳውንሎድ አድርጌ ወይም ደግሞ አውርጄ እጠቀማለሁ

ጭንቀት ሲሰማም ምን ታደርጋለህ? ያው አንደኛ ድፍት ብዬ ልለምን እችላለሁ። ወይም ደግሞ ያው ጭንቀት ሲሰማኝ የሚያዝናኑ ነገሮችን ለምሳሌ እንደ ሙዚቃ ሊሆን ይችላል። ፊልም የሆነ ሊሆን ይችላል። ወይ ደግሞ እንቅልፍ መተኛትም ቢሆን ይችላል እና እንደሱ አይነት ነገሮችን እጠቀማለሁ። የስ እኔ በእኔ በኩል እንደሱ አይነት ነገሮችን እጠቀማለሁ እንደ አማራጭ።

እሺ አመሰግናለሁ እንትን መኝ እረስቼ ጊዜ ምንድነው ወይም ጊዜው ምን ምን ሰዓት ነው የሚል ሀሳብ ያለው መሰለኝ። እና ከሰአት ማለት ከሰአት ያሉ ስራው ልጅ ስለሚሞቅ አሁን በጋር ሲሆን። ከሰአት ያሉ ጊዜዎች ግን ለአራት ጊዜ እንመስላለን እና ተስማሜ ናቸው የምላቸው በውስጤ ሞቅ ካለ ወፍራም ሙቀት አድርግና መሰለኝ። እኛን

አዲስ ነገር መማር የምፈልገው ለምሳሌ አሁን ዘመኑ እንግዲህ ቴክኖሎጂ ነው ብለናል እና ቴክኖሎጂ በጣም እያደገ የመጣበት ጊዜ ነው። ስለዚህ ከዘመኑ ጋር አብሮ እኩል ለመራመድ ደግሞ ቴክኖሎጂ ነክ የሆኑ ነገሮችን ብማር። እንደዚህ ኦንላይን ስራ የሚሰሩባቸው ብዙ እንደ ቪዲዮ ኤዲቲንግ ዳታ ኢንተሪ ምናምን የመሳሰሉ ብዙ አይነት ትምህርቶች አሉና እነሱም ብወስድ ደስ ይለኛል

ሃይማኖታዊ ግብር ትከፍላለህ? አዎ አንዳንድ መከፍላቸው ነገሮች አሉ። ግን ገና ይቀራሉ ማለት መክፈል የሚገባኝ ብዙ ነገሮች አሉ ገና ያልከፈልኳቸው። እና ሙሉ በሙሉ ሳይሆን በከፊል እከፍላለሁኝ። ነገር ግን መስጠት ያለብኝ ወይም ደግሞ ግዴታዬ የሆነ ነገሮች አሉ። ለምሳሌ አንተ ነገሮች እና እነሱን የሟሉህ አይደለም ብዬ አስባለሁ

ወደ መናፍሻ ምን ያህል ጊዜ ትሄዳለህ? ይሄ እንኳን ያው እንደ ጊዜው ይወሰናል ክረምት ሲሆን ብዙም ወደ መናፈሻ ማንሄድበት ወቅት ነው። በጋ ሲሆን ደግሞ የተወሰነው ጊዜ ያው አልፈናል አልፎ አልፎ ከልጆች ጋር ምናምን በወር አንዴ ምናምን ወይም ደግሞ በሳምንት አንዴም ሊሆን ይችላል እንደየጊዜው ሁኔታ ነው። እና እንደዛ እየወጣን ተዝናንተን እንመለሳለን። እና ያው እንደ ጊዜ ይወሰናል

የይለፍ ቃልህን ትጠብቃለህ ነው የሚለው። እና የይለፍ ቃል ለመጠበቅ ጠንካራና አስተዋይ መሆን መቻል አለብን ወይም ደግሞ ከቴክኖሎጂ ጋር አብረን እኩል መራመድ ምንችል ሰዎች መሆን አለብን። እና ያው እሱን ለማረግ ደግሞ እ ቴክኖሎጂ ማወቅ አለብን። ስለዚህ እእ የተወሰኑትን የይለፍ ቃሎችን በጣም እጠብቃለሁ። እ ሌላውን ግን ሙሉ በሙሉ እ እጠብቃለሁ ማለት ከባድ ነው

እሺ ምን አይነት ዳቦ ትወዳለህ? የሚል ርዕስ ነው ያለው እና ይሄ ሀሳብ ያው እንግዲህ የዳቦ አይነት ነው የሚጠቅሰው። ስለዚህ እኔ እንደዚህ ፋይበር ነክ የሆኑ ዳቦዎችን የስንዴ የገብስ ያልተፈተጉ ዳቦዎችን ባገኝ ደስ ይለኛል። ግን እዚህ ሀገር ያው እንደሱ አይነት ብዙ አይገኝም። ትላልቅ ከተሞች ላይ ነው የሚገኘው እሱን ለማግኘት ብዙ ጊዜ ያው በትእዛዝም እናሰራለን። እና ያው እሱን ባገኝ ደስ ይለኛል

ብዙ ሰነዶች ታዘጋጃለህ እኔ ብዙ ሰነድ አላዘጋጅም ብዙ ጊዜ ምንም የምሰራቸው ሰነዶች አይኖሩም። ያው የምሰራቸው ስራዎች ይኖራሉ በርግጥ ግን ከሰነድ ጋር ምናምን የተያያዘ አይደለም ከመረጃ ጋር የተያያዘ አይደለም ያው እንደዚህ ዳታ ኢንትሪ ዳታ ኢንተር ማድረግ ነው። ወይም ማስገባት ስለሆነ ሰነድ ጋር የተያያዙ ስራዎችን አልሰራም። ብዙ ጊዜ

በስራ ሰዓትህ ስንት ጥሪ ታደርጋለህ ወይም ስንት ጊዜ ስልክ ትደውራለህ እንደማለት ነውና ይሄ ነገር። በስራ ሰዓት ብዙ ጊዜ ጥሪ አላካሄድም ያው ጸጥ ብዬ ነው ስራዬን ሰርቼ የምወጣው። ብዙም ስራዬን አልጎዳም ነበረ ስራ እየሰራሁ እያለ ጥሪ ተደወለልኝ ምናምን ብዬ ጊዜዬን አላባክንም እና እዚህ ላይ ብዙም ፍቃደኛ አይደለሁም እኔ ስራ ላይ ሆኜ ስልክ ለመደዋወልም ለማንሳትም ሆነ ለማውራት።

በዚህ ቅዳሜና እሁድ ምን ታደርጋለህ? በዚህ ቅዳሜና እሁድ እንግዲህ ቅዳሜ ብዙ ጊዜ ገበያ የሚሄድበት ቀን ነው ገበያ እሄዳለሁ ጠዋት ልጄን ትምህርት ቤት አደርሳለሁ ከስድስት ሰዓት ላይ ደግሞ ይዣት እመጣለሁ። ሲቀጥል ያው እሁድ ደግሞ እንግዲህ ጥምቀትም ስለሆነ ለጥምቀት ዝግጅት የምናደርግበት ቀን ነው። ስለዚህ ለዛ ዝግጅት እናደርጋለን ማለት ነው። ከልጆቼ ጋር ሆኜ ማለት ነው

ስራህን ትወደዋለህ? ስራዬን በጣም ነው የምወደው። ስራ የማይወድ ሰው መስራት የለበትም ብዬ ነው የማስበው። እኔ ምክንያቱም ስራ ሳንወድ ከሰራን ውጤታማ አንሆንም። ውጤት አለመሆን ደግሞ ስራችን ወዳድ መሆን አለብን ስራችን መውደድ መቻል አለብን። ስለዚህ እኔ ስራዬን በጣም ነው የምወደው ብዬአያስባሉ።

የድርጅት ዝግቶች ላይ ትሳተፋለህ? አዎ ስጋበዝ እሳተፋለሁ ሳልጋበዝ ደግሞ እንግዲህ ይሄ እኔን ኮንሰርን የሚያደርገኝ ወይም ደግሞ የሚመለከተኝ ነገር ከሆነ። እሳተፋለሁኝ ግን ብዙ ጊዜ አሁን እንደነዚህ አይነት ነገሮች ሲመጡ። በግብዣ በምናምን ስለሆነ የመጋበዝ እድሉን ካገኘሁ ብሳተፍ ደስ ይለኛል ብዙ ኤክስፒሪያንስ ነው። ሼር የሚደረገው ስለዚህ በዚያን ነገር ያው ግብዣ ካለ። አልጠላም የሚል ሀሳብ ነው ያለኝ